ማዳመጥ ማለት ሰው ሲናገር ወይ ሬድዮም ይሁን ቴሌቪዥን ይሁን ሲናገር ትኩረት ሰጥቶ መስማት ማለት ነው። ማዳመጥ መስማት ማዳመጥ እና ዝም ብሎ ሰው ድምጽ ሊሰማ ይችላል። ድምፆችን ሊሰማ ይችላል ግን ማዳመጥ ማለት ትኩረት አድርጎ ምን እንደተባለ በውስጥ በውስጥ እና ልቦና እየሰሙ መመስገን መያዝ ማዳመጥ